በእጅ መሸመን ታውቃለህ ለሚለው እንግዲህ የሽመና ሙያ በጣም ጥንታዊ የጥበብ ሙያዎች መካከል ይመደባል። እና እነኚህ ሙያዎች ደግሞ በሀገራችንም ሆነ በአለም አቀፍ ደረጃ ይህ ዘመናዊ የልብስ አሰራር ዘዴ ከመምጣቱ በፊት የአለማችን ህዝብ ልብስ እንዲለብስ የሚያደርጉት እነዚህ የሽመና ስራዎች ናቸው። ነገር ግን እኔ እስካሁን ድረስ በእጅ መሸመን ሞክሬ አላውቅም እውቀቱም የለኝም። ጥበቡም እስካሁን ድረስ ሞክሬ ስለማላውቅ አላውቀውም ስለዚህ አላውቅም